ሳምንት ውሃ እጥረት አለ በየቀኑ አይመጣም በቦታው ላይ መሙላት አለብን። ማለዳ ላይ የሚመጣው ጊዜ እንጠብቃለን ጄሪካኖችና ባልዲ ማዛኘት አለብን ሁሉም ጎረቤቶች ይመጣሉ ረጅም መስመር ይፈጠራል፤ መጠበቅ ያልሰለቸ ያሰለቻል ግን ምርጫ የለም በኋላ ህይወት አስፈላጊ ነው መፍጠር እንችል ይሆናል ለማጥብና ለማብሰል እንጠቀማለን በጥንቃቄ መጠቀም አለብን፤ ውሃ ከፍተኛ ዋጋ አለው ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ

እንጀራ ማብሰል የቤተሰብ ስራ ነው የመጀመሪያ የጤፍ መፍጨት አለብን ከዚያም በውሃ እንድናክመዋለን ሶስት ቀናት መጠበቅ አለብን ሲያፈራም ጥሩ ሽታ አለው ምጣድ ላይ እንኮርፋለን ትልቅ ክብ መልክም አለው በሰአት ላይ በፍጥነት ይበስላል ጎን እንገለብጠዋለን ከዚያም በጥጥ እንሸፍነዋለን። እንጀራ በየቀኑ እንጠቀማለን ከወጥ ጋር ጣፋጭ ነው ይሄ የኛ ባህላዊ ምግብ ነው ማብሰል ጥበብ ይፈልጋል

የእለት መሻት ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ ከአፍትሬ እገባለሁ። ዛሬ ከቤት አምጥቼ ነው እናት ኢንጀራና ውጥ ትፈጥራለች ማይክሮቪይቭ አሞቀዋለሁ። በወርደድኩ ቦታ ተቀመጭ በንደሮቼን አብረው እንበላለን። ስለተለያዩ ነገሮች እንናገራለን አንዳንዶች ስለገጠሟቸው ነገሮች ይዘክራሉ። ሌሎች ለቀልዶች ይነገራሉ ይሄን እረፍት ጊዜ ነው። ሰዓት አንድ ስላለባት ከዚያ ወዲያ ስራ እመልሳለሁ። የምሳ ጊዜ አስፈላጊ እረፍት ነው

ቡና ለኔ የልዩ ነገር ነው በየቀኑ ሶስት ጊዜ እጠጣለሁ የቡናው ሸታ ብቻውን ያስደስተኛል። ቤታችን ባህላዊ ቡና እናዘጋጃለን በመጀመሪያ እናነሳዋለን ከዚያም እንፈጨዋለን ጀበና ውስጥ እናፍለዋለን። ጓደኞቼ ሲመጡም አብረን እጠጣለን። ቡና መጠጣት እረፍት ማግኘት ነው የቡና ሽታ እቤት ሁሉ ይሞላል። ይህን ጊዜ በጣም እወዳለሁ ቡና ያለበትን ቀን ጥሩ ቀን ነው። ይህን የእለት ተእለት ልምድ ነው